እዚህ ጋር በየትኛው እጅ ትጽፋለህ? አዎ እኔ እንግዲህ የምጽፈው በቀኝ እጄ ነው። አብዛኛው ጊዜ በቀኝ እጄ ነው የምጽፈው። ምክንያቱም በግራ እጄ መጽሐፍ ልምድ የለኝም። ያው አንዳንድ ሰዎች በግራ እጃቸው ይጽፋሉ ነገር ግን እኔ በቀኝ እጄ ነው። የምጽፈው በቀኝ እጄ መጽሐፍ ነው የለመድኩት በቀኝ እጄ ነው